ስሜትህን በፊትህ ታሳያለህ? ስሜቴ በፊቴ ላይ አላሳይም። ምክንያቱም እንደተረበሽኩኝ ወይም እንደተደሰትኩኝ ስሜት ማለት ያው ወይ መደሰት ነው ወይ መረበሽ ነው። ወይም የሆነ ነገር የሆነውን ፊታችን ላይ የምንገልጽበት መንገድ ነው። እና እኔ ደግሞ ያንን አላሳይም። የውስጤም በውስጤ ነው የምይዘው ማለት ነው

እኔ የምወደው ከተማ አዲስ አበባ ነው። ምክንያቱም አዲስ አበባን የምወድበት ምክንያት ሁሉንም ነገር እዛ ማግኘት እንችላለን። ከቴክኖሎጂም አንፃር ከስራም አንፃር ብዙ ነገር እዛ የተሟላ ስለሆነ ምቹና ቀልጣፋ ከተማ ስለሆነች። አዲስ አበባን እወዳለሁ። በዛ ላይ ውብ ከተማ ነሽ በጣም የምታምር ከተማ ነች።

የአትክልት ስራ ታደርጋለህ? የአትክልት ስራ እስካሁን ድረስ እድሉን አላገኘሁም ግን የአትክልት ስራ ማለት የተለያዩ አታክልቶችን መትከል ወይም የተተከለውን ከማሳ ላይ ማንሳት ሊሆን ይችላል በአጠቃላይ ስለአትክልት የ የሚመለከት ስራ ማለት ነው እና ሽንኩርት ሊሆን ይችላል ድንች ሊሆን ይችላል የመሳሰሉትን መስራት ነው

አዎ በአደባባይ መናገር እችላለሁኝ አዎ በአደባባይ መናገር ማለት ሰዎች በተሰበሰቡበት ብዙ ሰዎች ባሉበት ፊት ለፊት ላይ ወጥተን ወይንም ቁጭ ብለን ሊሆን ይችላል። ማውራት ወይም ደግሞ በሆነ ርዕስ ዙሪያ ማውራት ነውና ያንን ደግሞ ደስ እያለኝ የማደርገው ነገር ነው።

አዎ የሸክላ እቃ እጠቀማለሁኝ የሸክላ እቃ የምንላቸው ደግሞ ለምሳሌ ልክ እንደ ጀበና ሊሆን ይችላል ድስት ሊሆን ይችላል ምጣድ ሊሆን ይችላል። እና ብዙ የሸክላ አይነቶች አሉ ያው ሸክላ የሚሰራው ከተለየ አፈር አይነት ነገር ነው። እና የሸክላ እቃዎችን ቤት ውስጥ ለምንፈልጋቸው እንደምናበስልበት ነገር መጠቀም እንችላለን

ማር ትወዳለህ? አዎ ማር እወዳለሁኝ። ማር ማለት ያው ንብ የሚያመርተው ጣፋጩ ነገር ማለት ነው። እና ማር ለጤናችን ይጠቅማል። በዛ ላይ በዳቦ ስንመገብ በጣም ቀላል የሆነ ነገር ነውና ጣፋጭም ስለሆነ ለጤናችንም ጥሩ ስለሆነ ማር እወዳለሁ

እኔ ብዙ ጊዜ የምጽፈው በብእር ነው አልፎ ግን በእስራስም የምጽፍባቸው ጊዜያቶች አሉ ማለት ነው። እና እንደ አስፈላጊነት ነው ለምሳሌ ስዕል ነገር የምንሰራ ከሆነ በእስራስ እንጠቀማለን። ሌላ ሌላ ነገር ደግሞ ከሆነ ጽሁፎችን በብእር እጽፋለሁኝ ማለት ነው

የቴክኖሎጂ ችግር ሲያጋጥመን ምን ታደርጋለች? ያው የቴክኖሎጂ ችግር ሊያጋጥመን ይችላል። ያ ማለት ምንድነው? እኛ አሁን ለምሳሌ ለዛ ቴክኖሎጂ ለምሳሌ አዲስ ከሆንን አጠቃቀሙን ላናቅ እንችላለን እና ችግር ሊፈጠር ይችላል። ለዛ የሚያውቁ ሰዎች ጋር ስለዛ ከእኔ በላይ የሚያውቁ ሰዎች ጋር እወስዳለሁኝ። እንደገና ደግሞ ማለት ማህበራዊ ድረ ገጽ ላይ ያንን የቴክኖሎጂ ችግር እንዴት መፍታት እንዳለብኝ እፈልጋለሁ ማለት ነው። በዛ ካልተቻለ ግን መስራት የሚችል ወይም ደግሞ ስለዛ ነገር እውቀት ያለው ሰው ጋር ሄጄ ችግሩን ለመፍታት እሞክራለሁ።

ማሰላሰል ታደርጋለህ ያው ማሰላሰል አንዳንድ ሀሳቦችን ደግሞ ደጋግሞ ማሰብ ማለት ነው። እና አንዳንድ ግልጽ ያልሆኑ ሀሳቦች ካሉ አዎ ማብሰል ማሰላሰል አደርጋለሁ። ግን እንደዛ ካልሆነ አላደርግም

ሽማግሌዎች እንዴት ታከብራለህ? ያው ሽማግሌዎች ማለት በአቅራቢያችን ያሉም ሊሆን ይችላሉ የትኛውም አጋጣሚ የምናገኛቸው የእድሜ ባለጸጋዎች ማለት ነው። እና እነሱን ደግሞ የማከብርበት መንገድ አንደኛው እነሱን በማክበር ነው። ማክበር ሲባል ሰላምታ ሊሆን ይችላል የሰላምታ አለዋወጥ ሂድቱ ሊሆን ይችላል። ለምሳሌ ታክሲ ውስጥ ከሆነ። ለእነሱ ቦታ በመልቀቅ ሊሆን ይችላል። እና ያው እኔ ከእነሱ በታች እንደመሆኔ መጠን እነሱን በማክበር

በስራ ጊዜ እረፍት አደርጋለሁኝ ምክንያቱም በስራ ጊዜ እረፍት ማድረግ ለስራው ግልጥፍና ይረዳል ስራ እየሰራን መሃል ላይ እረፍት ማድረግ አእምሮአችን ትንሽ እረፍት ሲያገኝ ስራውን በስርዓቱ ማከናወን ስለሚችል እና ከዛ በኋላ ላለውም ስራ ቆንጆ ስለሚሆን በስራ ጊዜ እረፍት አደርጋለሁ ለተወሰነ ደቂቃ ማለት ነው።

ማንቂያ ሰዓት አልጠቀምም ግን ማንቂያ ሰዓትን የምንጠቀመው ተኝተን ሊሆን ይችላል፤ የሆነ ሰዓት እንዳንረሳ የምንሞላው ነገር ነው እና ከዛ ከዛ አንፃር እኔ አሁን ለምሳሌ ጠዋት ላይ ሁሌ የተመሳሳይ ሰዓት ስለሆነ የምንነሳው፤ ማንቂያ ሰዓት አልጠቀምም።

አዎ ታሪክ መናገር እወዳለሁ ታሪክ ያው ያለፈ ነው። በሆነ ነገር ዙሪያ የሆነ ታሪክ ነው እና ለምሳሌ ስለ ጀግኖች ሊሆኑ ይችላሉ ስለ ተለያዩ ነገር የፈጠሩ ሰዎች ሊሆኑ ይችላሉ ከታሪክ መጽሐፍ ላይ በማንበብ እኔም መናገር እወዳለሁ። ወይም ደግሞ ከትላልቅ ሰዎች ከአባቶቻችን የሰማነውን ታሪክ ልትናንሽ ልጆች ደግሞ መንገር እኔ ደስ ይለኛል።

ምን አይነት መሳሪያ ትጠቀማለህ? ያው ብዙ አይነት መሳሪያዎች አሉ። ከዛ ውስጥ ግን እኔ የምጠቀመው የኤሌክትሮኒክስ መሳሪያዎችን ነው ያ ማለት ምንድነው ቤታችን ውስጥ የምንገለገልበት ለምሳሌ እንደ ስልካችን ሊሆን ይችላል፤ እና ቲቪ እንዲሁም ደግሞ ላፕቶፕ እጠቀማለሁ ማለት ነው።

ከ በስራ ላይ ያው ብዙ ተግዳሮት ወይም ደግሞ ችግር ሊኖረው ይችላል ያ ማለት ምንድነው? አንደኛ ሰራተኞች እርስ በራሳቸው ያላቸው ግንኙነት መልካም አለመሆኑ አንደኛ ተግዳሮት ነው። ሁለተኛ ደግሞ ጊዜን ያለማክበር ሁለተኛ ተግዳሮት ነው። ማለት ነው

በምን ሰዓት ትነሳለህ? ጠዋት ሁሌ አስራ ሁለት ሰዓት ላይ እነሳለሁኝ። ያ ደግሞ የሚሆንበት በጧት ስነሳ ወደ ስራም እሄዳለሁ። ወደ ስራ ከመሄዴ በፊት ደግሞ ሁሌ ስፖርት ስለምነሳ ሁሌም አስራ ሁለት ሰዓት ላይ ጠዋት እንነሳለሁ

የማስታውሰው ልዩ በዓል ፋሲካ ነው። እና ፋሲካ ማለት ደግሞ ሁለት ወር ከጾምን በኋላ የሚፈታ ትልቁ ጾማችን ነው። እና በጣም በልዩ ሁኔታ ስለሚከበር። ለእኔ ልዩ በዓል ነው። በዛ ላይ ሌሊት ነው። ምግብ የሚበላው ያ ነገር ለኔ ሁሌም ልዩ ነው።

የምትወደው አትክልት ምንድ ነው? እኔ የምወደው አትክልት ሰላጣ ነው። ሰላጣ እወዳለሁኝ በእርግጥ ብዙ አይነት አቅልት አለ። ከነዛ ውስጥ ጎመል ሊሆን ይችላል ሰላጣ ሊሆን ይችላል። ካሮዝ ሊሆን ይችላል ጥቅል ጎመን ሊሆን ይችላል። እኔ ግን ከእነዛ ውስጥ የምወደው ሰላጣ ነው። ምክንያቱም አንደኛ ሰላጣ ለጤናችን በጣም አሪፍ ነው ተስማሚ ነው እና ለውፍረትም እንዳነጋለት ስለሚያደርግ እኔ ፖሊሱን እወዳለሁ

ዋና ሀላፊነቶች ምንድን ናቸው? ሀላፊነት ያው ብዙ አይነት ነው ግን ከዛ ውስጥ ለምሳሌ የቤት ውስጥ ሀላፊነት ሊሆን ይችላል የስራ ቦታ ሀላፊነት ሊሆን ይችላል ቤት ውስጥ ግን ምግብ የማብሰል ቤት የማጽዳት ሀላፊነት አለብኝ ስራ ቦታ ደግሞ በጊዜ መግባት እንደገና ሰራተኞችን መቆጣጠር ሀላፊነት አለብኝ

የቀረ ምግብ ትበላለህ የቀረ ምግብ አልበላም የቀረ ምግብ የምንለው ሰዎች ከበሉ በኋላ ከጠገቡ የሚያስቀሩት ምግብ ነውና። ያንን ምግብ ደግሞ እኔ አልበላም ምክንያቱም ሰዎች ሲመገቡ አንደኛ እጃቸውን ላይታጠቡ ይችላሉ። ሁለተኛ ደግሞ ሲበሉ ራሱ ሊያንጠባጥቡ ይችላሉ ለዛ ከንፅናም አንፃር ንጹህም ላይሆን ስለሚችል። የቀረ ምግብ አልበላም

የስራ እድገት እየፈለኩኝ እና የስራ እድገት ማለት አሁን ከምሰራው ስራ በስራውም በሃላፊነትም የተሻለ ወይም ደግሞ ትልቅ የሚባል ነው። ያ ሲሆን የስራ እድገት እየፈለግን ሀላፊነቶችንም በዛው ልክ መቀበል እንዳለብንም እያሰብኩኝ የስራ እድገት እየፈለኩኝ ነው ማለት ነው።

ማዕድን ብዙ አይነት ማዕድን አለ እና ከዛ መሃል እኔም የምጠቀመው ይኖራል። ለምሳሌ ወርቅ ሊሆን ይችላል ዳይመንድ ሊሆን ይችላል። ብር የምንለው ሊሆን ይችላል ነሃስ ሊሆን ይችላል እነዚህ ሁሉ ማዕድን ውስጥ ይካተታሉ። እና አሁን ለምሳሌ ከእነዚህ ውስጥ እኔ የምጠቀመው ብር ነው። ለምን በጆሮ ጌጥ እና በአንገት ሀብል መልክ መጠቀም ስለምችል እጠቀማለሁ

ቅጽል ስም አለህ አዎ ቅጽል ስም አለኝ። ቅጽል ስም ማለት እንደ ሁለተኛ ስም ወይም ደግሞ ቤት ውስጥ ቤት ውስጥ ያሉ ሰዎች ብቻ እኛን የሚጠሩበት። ለምሳሌ አሁን ልክ እንደ ትምህርት ቤት እና ሌላ ቦታ የማንጠራበት ስም ማለት ነው ያ ማለት ትክክለኛ ስማችን ያልሆነ ነው

አዎ ሩዝ እወዳለሁኝ። ሩዝ ደግሞ ከማሳ ልክ እንደ ስንዴና እንደ ሌሎች ነገሮች ተዘርቶ በጊዜ ወይም በወቅቱ የሚደርስ ነገር ነውና። አንደኛ ሩዝ በፋብሪካ የተቀነባበረም ስላልሆነ። ለጤናችንም ምንም አይነት ችግር አያመጣም ተፈጥሮአዊ ነው። ከዛ ሩዝ እወዳለሁ

መተግበሪያዎችን አወርዳለሁኝ። መተግበሪያ ማለት ደግሞ በስልኮቻችን ወይም በላፕቶፕ በታብሌት ሊሆን ይችላል በተለያዩ ነገሮች የምናወርዳቸው ናቸው። ካወረድን በኋላ ለስራችን ሊሆን ይችላል ለትምህርታችን የሚጠቅሙን ናቸው። ለምሳሌ ስራሽን ከሚያቀሉልን መካከል ልክ እንደ ቻት ጂፒቲ ሊሆን ይችላል ጄሚናይ ሆይ ሊፕሲክ ሊሆን ይችላል። እንደነዛ አይነት ሚሴጅ ደግሞ የምንላላክበት ወይም መልእክት የምንላላክበት ልክ እንደ ዋትሳፕ አይነት ኢሞ ሊሆን ይችላል። ለማንኛውም ስራ የሚጠቅሙን የተለያዩ መተግበሪያዎች አሉ እንደምንሰራቸው ስራዎች። እና ከስራችን ጋር የሚሄዱትን መተግበሪያዎች እናወርዳለን ማለት ነው።

ከቤትህ ስራ ምን ያክል ይርቃል? ከኔ ቤት ስራ ምን ያክል ይርቃል፣ አንድ አራት ኪሎ ሜትር ይርቃል። ከቤት እስከ ስራ ቦታ የምንለው ከእኛ ቤት ከመኖሪያችን ተነስቶ እስከ ስራ ቦታችን ወይም የምንሰራበት ድርጅት የሚደርስ ቦታ ነው ማለት ነው እና የኔ አራት ኪሎ ሜትር ብቻ ነው።

ባዶ እግር መራመድ ታውቃለህ? እቤት ውስጥ አዎ ቤት ውስጥ ባዶ እግር አንዳንዴ እራመዳለሁ ነገር ግን ባዶ እግር መራመድ ብዙም ጥሩ አይደለም ምክንያቱም የተለያዩ ነገሮች ሊወጉን ይችላሉ በአድ ነገሮች ከመሬት ላይ እና ሊያሳምሙን ይችላሉ። ግን ቤት ውስጥ ከሆነ መራመድ እችላለሁ።

ልብሶቼ በስርዓት የተቀመጡ ናቸው። አዎ ልብሶቼ በስርዓት የተቀመጡ ናቸው በስርዓት ስንል ተጣጥፈው ማለት ነው። ልብሶች በስርዓት መቀመጥ አንደኛ ልብሶች የምንፈልገውን ልብስ ወዲያው እንድናገኝ ይረዳናል። ሁለተኛ ልብሱ እንዳይጨማደድ ስለሚያደርግልን። መስራት ማስቀመጥ አለብን

አዎ ቀርቅሃ በአባካባቢዬ ያድጋል። ቀርቅሃን ለብዙ ነገር መጠቀም እንችላለን። የመጀመሪያው እንደ ለግቢ አጥር ልንጠቀም እንችላለን። የተለያዩ እቃዎችን ደግሞ ከቀርቅሃ መስራት እንችላለን ማለት ነው። እና ለውበትም ቆንጆ ነው ቀርቅሃ ማለት ነው

የትርፍ ጊዜ ማሳለፊያዎች ማለት ከስራ ሰዓታችን ውጪ የምናሳልፈው ጊዜ ማለት ነው። ያንን ጊዜ ደግሞ የማሳልፈው። ቤተክርስቲያን በመሄድ በመጸለይ እንዲሁም ደግሞ። አንዳንድ ሰዎችን እየሄድኩኝ እየጎበኘሁ በዛ መልኩ አሳልፋለሁ ማለት ነው

በየትኛው እጅ ትጽፋለህ በቀኝ እጄ ነው የምጽፈው። ምክንያቱም በቃኝ እጄ ስጽፍ እኔ በጣም ስለሚቀለኝ ነው። በዛው እለት ግን በግራ እጃቸውም የሚጽፉ ሰዎች አሉ። ግን እንደ ልማዳችን ይመስለኛል በቀኝም በግራም እና በቀኝ። ስጽፍ በጣም ያፈጥነኛል ምቾትም ይሰጠኛል እኔ።

አዎ የደንበኛ እርካታን አሳውቃለሁ። በመጀመሪያ ደረጃ የደንበኛን እርካታ እንዴት ማወቅ እንችላለን የሚለው? ደንበኞች ከእኛ በሚወስዱት ነገር ደስተኛ ሲሆኑና ከእኛ ጋር የሚስዱት ነገር በጊዜ ሲደርስላቸው የደንበኛ እርካታ። ልናውቅ እንችላለን ደስተኞች ሲሆኑ እና ያንን ነገር ደግሞ እኔ አሳውቃለሁኝ። ምክንያቱም ወደፊትም ለሚመጡ ደንበኞችም ተመሳሳይ ነገር እንዲደረግላቸው። ላሉ ሰዎች አሳውቃለሁ ማለት ነው።

አዎ እሳት ማንደድ እችላለሁኝ እሳት ስለማንደድ የሚያስፈልገን ነገር ክብሪት ሊሆን ይችላል እንደገና ደረቅ እንጨት ወይም ደሞ ላስቲክ በመጠቀም እሳት እናነዳለን ማለት ነው። ከዛ በኋላ በዛ እሳት ምግብ ማብሰል እንችላለን፣ ቡና ማፍላት እንችላለን፣ ቤት ማሞቅ እንችላለን፣ እጣን ልናጨስበት እንችላለን ማለት ነው።

አዎ የድምጽ መልእክት እልካለሁኝ። የድምጽ መልእክት ደግሞ የሚላከው በተለያዩ መተግበሪያዎች በመጠቀም ነው ማለት ነው። እና የድምጽ መልእክት ያለ ያለመደወል ሊሆን ይችላል ጥሪ ያለማድረግ ነው። ለዛ ሰው ባየው ሰዓት እንዲመልስልን መልእክት የምናስቀምጥበት መንገድ ነው ማለት ነው።

አዎ ሌሎችን ማበረታታት እችላለሁኝ። ሌሎችን ማበረታታት ማለት እንዴት ነው? ለምሳሌ ጥሩ ስራ ሰርተው ሊሆን ይችላል በዛ ስራ ላይ ማበረታታት ይበልጥ ጠንክረው እንዲቀጥሉ ማለት ነው። ሁለተኛ ደግሞ ጥሩ ስራም ባይሰሩ ወደፊት ማሻሻል ያለባቸው ነገር ካለ እንዲያሻሽሉ እናበረታታቸዋለን ሞሪት ነው እና የምናበረታታው በሀሳብ ሊሆን ይችላል። ገንዘብ በመስጠት ሊሆን ይችላል። በተለያየ ነገር ሌሎችን ማበረከታት እችላለሁኝ

ሾርባ ትወዳለህ? አዎ በሚገባህ ሾርባ ወድላለሁኝ። ሾርባ ያው በአጽዋም ወቅት የምንጠቀመው ነገር ነው እና ከተለያዩ እህሎች የሚዘጋጅ ነው። ሾርባ ለምሳሌ ከገብስ እህል ሊዘጋጅ ይችላል። ከአጃ ሊዘጋጅ ይችላል። እንደገና መጥን የምንለው ደግሞ የተለያዩ ህልውት ውህድ እንደዛ ልናዘጋጅ እንችላለን ማለት ነው።

ስትታመም? ከስራ ትቆያለህ አዎ ስታመም ከስራ እቆያለሁ ከስራ ቦታ ፍቃድ በመውሰድ ማለት ነውና። ስታመም መሄድ ያለብኝ ሀኪም ቤት ነው። ከዛ በኋላ ከተሻለኝ በኋላ ግን ወደ ስራ እመልሳለሁ ማለት ነው። ምክንያቱም ስታመም ወደ ስራ ከሄድኩኝ አንድ እዛ አስራ ቦታም ስራዬን በአግባቡ ማከናወን አልችልም ማለት ነው

አዎ በሚገባ እኔ ስራዬን እወዳለሁኝ ምክንያቱም ስራው ማለት ሄደን ሰርተን የምንመጣበት ቦታ ነው። ለዛ ስራህን ካልወደድኩት መጀመሪያውንም እዛ ቦታ አልቀጠርም ነበረ። አንደኛ ስራዬን ካልወደድኩኝ ያንን ስራ በስርዓት ማከናወን አልችልም። ስራው ላይ ተጽዕኖ መፍጠር እችላለሁ በጥሩ ጎኑ ሳይሆን ለመጥፎ ስራውን ባለመስራት በማለዘብ እንደዛ እንደዛ መማድረግ ስልል ሊሆን ስለሚችል። ስራዬን ስለምወደው በአግባቡ በሰአቱ እሄዳለሁ። ማከናወን ያለብኝን ነገር አደርጋለሁ ማለት ነው

በባህላችን ሰርግ የሚከወንበት መንገድ። አንደኛ መጀመሪያ የልጅቷ ቤተሰቦች ጋር ሽምግልና የሚባል ነገር ይላካል። እና የእሷ ቤተሰቦች ከፈቀዱ በኋላ ሰርግ ይደረጋል ማለት ነው። ሰርግ ደግሞ እንዴት ነው የሚደረገው? በመጀመሪያ ቤት ውስጥ ሊደረግ ይችላል የሁለቱ ሙሽሮሽ ቤተሰቦች ጋር ማለት ነው። ሁለተኛ ደግሞ ሆቴል ላይ ሰርጋቸውን ሊያደርጉ ወይም ደግሞ ሊያከናውኑ ይችላሉ

በልጅነቴ የመኖሪያ ቤቴ ቤታችን ትንሽ ነበረ እንደዚህ ብዙም ሰው የሚኖሪበት አልነበረም። እኔና ወንድሞቼ ነበሩበት እና ከእናትና ከአባቴ ጋር የምንኖርበት ቤት ነው። ብዙም ክፍሎች የሏትም ጠበብ ያለች ናት። በእንደዛ አይነት ቤት ውስጥ ነበረ የምንኖረው

በእጅ የሚሰራ ስራ አዎ አደርጋለሁ በእጅ የሚሰራ ማለት በእጅ ብቻ ምንም አይነት ማሽን ሳንጠቀም የምንሰራው ስራ ማለት ነው። እኔ አሁን ለምሳሌ ቦርሳ በእጅ መስራት እችላለሁኝ። ያ እንዴት ነው የሚሆነው? በክር በመጥለፍ ብቻ ቦርሳ መስራት እችላለሁ ማለት ነው

ቡና ወይስ ሻይ ትመርጣለህ? እኔ የምመርጠው ቡና ነው። በርግጥ ሁለቱም ትኩስ ትኩስ መጠጥ ናቸው። እና ቢሆንም ግን እኔ የምመርጠው ቡና ነው ቡናን የምመርጥበት ምክንያት አንደኛ ያነቃቃኛል። በስራ ቦታም እሱን ስጠጣ ቡና ስጠጣ ስለምንነቃቃ። ቡናን እመርጣለሁ

በዓል በቤተሰቡ ምን አይነት በዓላት ታከብራላችሁ? በቤተሰብ የምናከብራቸው በዓላት ብዙ ናቸው። በዓል ማለት ያው በአመት አንድ ጊዜ የሚመጣው ነገር ነውና ከዛም ውስጥ እኛ እንደ ቤተሰብ የምናከብረው የፋሲካን በዓል። ገና ጥምቀት። እንደገና የኢሪቻን በዓል። አንድ ላይ እንደ ቤተሰብ እናከብራለን

አዎ እኔ ፀጉሬን መንከባከብ እወዳለሁኝ። ምክንያቱም ፀጉራችን ካላማረ ሌላ ነገር ቢያምርም ምንም ትርጉም ስለሌለው ማለት ነው። እና ፀጉር ለመንከባከብ ደግሞ የሚያስፈልገው ንጽህና ያስፈልጋል። ለፀጉሩ የሚጠቅሙ ሻምፖ ሊሆን ይችላል። ኮንዲሽነር ሊሆን ይችላል። በመጠቀም ፀጉራችንን እንከባከባለን ማለት ነው

አዎ ጊዜን በደንብ አስተዳድራለሁኝ። ጊዜን እንዴት ነው መዋስተዳደር የሚቻለው ካልን። ጊዜን ለእያንዳንዱ ለምናደርጋቸው ነገሮች በመከፋፈል የስራን ጊዜ ለስራ የጸሎትን ጊዜ ለጸሎት። ቤተሰብን ለጥያቄ ጊዜ እንደዛ በመመደብ ጊዜን አስተዳድራለሁ ማለት ነው

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ ወደ ተለያየ ቦታ ተጉዣ አውቃለሁ። ጉዞ ያው እንደየቦታው እንደምንሄድበት ይለያያል። ለምሳሌ የገዳማት ጉዞ ሊሆን ይችላል የጉብኝት ጉዞ ሊሆን ይችላል። ሀገር ውስጥ ሊሆን ይችላል። ሀገሮች ሊሆን ይችላል። እኔ አሁን ወደ ሀገር ውስጥ ሆኖ ወደ ባህር ዳር እና ወደ ጎንደር ተጉዣለሁ ማለት ነው

አዎ በእንጨት እሳት ማብሰል አውቃለሁኝ እና የምንጠቀመው ደረቅ እንጨት ነው። ከዛ በኋላ አቀጣጥለን መጠቀም እንችላለን ማለት ነው። በእንጨት እሳት ማብሰል በጣም ቀላል ነው። እና ምግብም ለማብሰል ደግሞ ፈጣኑ መንገድ ነው። ምግብ ከምናበስልበት መንገድ ውስጥ አንዱ በእንጨት እሳት ነው ማለት ነው

ሌሎችን ማስተማር ማለት ካለን እውቀት ላይ ከችሎታችን ላይ ለሰዎች ማካፈል መቻል ማለት ነው። እና ሌሎችንም ማስተማር እችላለሁኝ በተለያየ መንገድ ሰዎችንም ማስተማር ይቻላል። ለምሳሌ ሀሳባችንን ለሰዎች ማካፈል ማለት ሰዎችን ማስተማር ነው። የምናስተምርበት መንገድ የተለያየ ነው። በተግባር ሊሆን ይችላል በጽሁፍ ሊሆን ይችላል እና በተለየ መንገድ ሌሎችን ማስተማር እችላለሁ

የወተት ተዋጾ የሚባሉት አይብ አለ እርጉ አለ። እና ኪቤ እነዚህ የወተት ተዋጽኦ ናቸው። ከእነዚህ ውስጥ እኔ ሁሉንም እወዳለሁኝ። ወተትም ቅቤውም አድርጎም ሁሉንም አይብም የወተት ተዋጽ ነው። ከእነዚህ መሃል እኔ ሁሉንም እወዳለሁኝ

አዎ የፀሀይ መውጣትን አያለሁ። ምክንያቱም ጠዋት ጠዋት ላይ የፀሀይ መውጣት በአካባቢያችን ይታያል በቤቶች ላይ ውጪ ላይ ስንወጣ የምናየው ነገር ነው። እና ፀሀይ ለሰውነታችንም ጠቀም ስለሆነ የጠዋት ፀሀይ መውጣቱን አያለሁ ማለት ነው።

አዎ በስራ ላይ ችግሮችን መፍታት እችላለሁኝ። በስራ ቦታ ላይ ችግሮች ሊፈጠሩ ይችላሉ። እንዴት ነው ችግሩን የምንፈታው የሚለውን አንደኛው በመነጋገር ከሆነ በዛ ዙሪያ በመነጋገር መፍታት ወይም በመወያየት ያንን ችግር መፍታት ሁለተኛ ደግሞ ያንን ስራ የሚሸፍን ሰው ከሌለ ስራውን በመሸፈን ያንን ችግር መቅረፍ ይቻላል ማለት ነው።

በስራ የማደርገው ነገር በመጀመሪያ ያደሩ ፋይሎችን አያለሁ ወይም ደግሞ ያደረ ስራ ካለ እሱን አጠናቅቃለሁ። በመቀጠል ደግሞ ለዛሬ ቀን የሚጠቅመንን ወይም ደግሞ ዛሬ መስራት ያለብንን ስራ ወደ መስራት እገባለሁ ማለት ነው

አዎ የሞባይል ዳታ እጠቀማለሁ። የሞባይል ዳታ የምንጠቀመው የተለያየ ሶሻል ሚዲያ ላይ አዳዲስ ነገሮችን እንድንመለከት ያደርገናል ማለት ነው። ምክንያቱም ያለምባይል ዳታ ስለማይሰሩልን እነሱ እንዲሰሩልን እሱን መጠቀም አለብን

አዎ ገንዘብ እቆጥበለሁ። ገንዘብ የምንቆጥበው ከምናገኛው ነገር ላይ ነው ከደሞዛችን ላይ ሊሆን ይችላል ከእመ ከቤት ከምላክልን ሊሆን ይችላል ብቻ ከየትም ከሚመጣልን ገንዘብ ላይ ቀንሰን ማስቀመጥ መቻል ማለት ነው። ያ ደግሞ የሚጠቅመን ለምንፈልገው ነገር እንድንገዛ። ሰዎችን እንድንረዳበት እና ወደፊት ለሚያስፈልጉንም ነገሮችን ከምር ነውማለት ነው

ምን አይነት ሙዚቃ ትወዳለህ? ብዙ አይነት ሙዚቃ አለ። የፍቅር አለ የሀገር አለ። የሌሎች ሌሎች ነገሮችም ሙዚቃዎች አሉ። እና የሙዚቃው ደግሞ የሚዘፈንበት መንገድ አለው ለስለስ ያለ ለዳንስ የሚሆኑ አይነት አሉ። እና እኔ የሚመቸኝ የሙዚቃ አይነት ለስለስ ያሉ ሁሌም ሲሰሙ የማይሰለቹ። እንደዛ አይነት ዘፈኖች ወይም ሙዚቃዎች ደስ ይሉኛል

አዎ በሚገባ ዳቦ ማብሰል እችላለሁ። ዳቦ ማለት ያው እንደ ቀላሉ ቤታችን ልንሰራው የምንችለው ነገር ነው ዳቦ ለመስራት የሚያስፈልገን ነገር ዱቄት ነው። የስንት ዱቄት ከዛ ደግሞ ለመጋገር የምትፈልገን ምጣድ ነው። እነዚህ ሁለቱ ቤታችን ውስጥ ካሉ በቀላሉ ዳቦ መባገር እንችላለን። ሌላ የምንጠቀመው ዳቦ ግባት ደግሞ ከዱቄት ውጪ። ጨውና የውሃ እና ዘይት የምትጠቀምን ማለት ነው። እነዚህን ጨማምሬ ማብሰል ይችላል።

አዎ ፎቶ መነሳት እወዳለሁኝ። ፎቶ የምንነሳው በተለያየ ምክንያት ነው። ወይም ዝም ብለንም መነሳት እንችላለን። ለምሳሌ የመስክ ፎቶ ሊሆን ይችላል። የተለያዩ ዝግጅት ፎቶዎች ሊሆኑ ይችላሉ። የሰርግ ሊሆን ይችላል የልደት ሊሆን ይችላል። የቀለበት ሊሆን ይችላል። እና ደግሞ ዝም ብለንም በስራ ቦታችን ልንነሳ እንችላለን። እኔ በስራ ቦታም በቤት ውስጥም ፎቶ መነሳት እወዳለሁ

በመስመር ላይ ገዢ ነህ? አዎ በመስመር ላይ የሚያስፈልጉኝን ነገሮች እገዛለሁኝ። አሁን ላይ በመስመር ላይ የምንፈልጋቸውን ነገሮች በአጠቃላይ መግዛት እንችላለን በአካል መሄድ ሳይኖርብን። በመስመር ላይ በመሆን ብቻ የምንፈልገውን ነገር በመምረጥ መግዛት እንችላለን